ምን አይነት ስልክ ትጠቀማለህ በጣም ጥሩ ጥያቄ? ያው በዚህን ሰዓት ያለን ወጣቶች ሁላችንም የስማርት ስልክ ተጠቃሚዎች እንደሆንን አያጠያይቅም። ያው እንግዲህ ጊዜውም ዘመናዊ ጊዜ ከመሆኑ የተነሳ ሁሉም ሰው ማለት በሚቻል ደረጃ የስማርት ስልኮች ተጠቃሚ ነው። እና እኔም ያው የጊዜው ልጅ እንደመሆኔ እና የምጠቀመው ስልክ ምንድነው? ቴክኖ ስፓርክ የቴክኖ ውጤት ነው ማለት ነው። ስለዚህ መቶ ሃያ ስምንት ጂቢ ማስቀመጫ ያለው ወይ ስምንት ጂቢ ራም ያለው ነው ማለት ነው። ስለዚህ በጣም ጥሩ ስልክ እንደያዝኩ አስባለሁ

ምን አይነት የሙቀት መጠን ትመርጣለህ በጣም ጥሩ ጥያቄ? እኔ በጣም ከባድ የሆነ የሙቀት መጠን አልመርጥም በጣምም ዝቅተኛ የሆነ የሙቀት መጠን አልመርጥም የብርዳማ ማለት ነው። አይመቸኝም ግን ዝም ብሎ አለ አይደለ ይሄ ትክክለኛ የሚባለው። ሰላሳ እስከ ሃምሳ ስልሳ አካባቢ ዲግሪ ሼልሽይስ ከሆነ በጣም። ለመኖርም አመቺ እኔም ቶሎ የምላመደው አይነት የሙቀት መጠን ስለሚሆን እሱን እመርጣለሁ ማለት ነው። ስለዚህ እሱ ይመቸኛል

ዳቦ ማብሰል ትችላለህ? እ ዳቦ ማብሰል እ ብዙም አይደለሁትም። ዳቦ ይበሰላል ሲባል አላውቅም። ዳቦ ይጋገራል ነው የሚባለው ወይም ይደፋልም ይባላል። እ እና ዳቦ ሳይሆን የሚበሰለው የሆነ አለ አይደለ ይሄ ቀለል ቀለል ያሉ ነገሮች ናቸው የሚቀቀሉ ነገሮች ናቸው። በሰሉ የሚባሉት እና ዳቦን ደግሞ አይቀቀልም የሚጋገር ነው። ስለዚህ የሚጋገር ስለሆነ በሰላ አይባልም። እ ተደፋ ነው የሚባለው ማለት ደቦ ተደፋ ነው የሚባለው በሀገሬው ቋንቋ

ቡና መፍጨት ታውቃለህ ቡና ቅድም እህል መፍጨት ትችላለህ ወይም ታውቃለህ በሚለው ርዕሰ ጉዳይ ውስጥ ላወራ ሞክሬያለሁ። እና አሁን ጊዜው እንደ ድሮ እንደ ስማንያዎቹ እንደ ዘጠናዎቹ አይደለም። በጣም ይሄ በሰው ጉልበት ከሚንቀሳቀሱ ባህላዊ ከሆኑ ነገሮች ነገሮች አሁን በጣም ከመዘመናቸው የተነሳን ማሽኖችን በመጠቀም ነው እየተከወኑ ያሉት ማለት ነው። ስለዚህ ቡናም አሆን እየተፈጨ ያለው በማሽን ስለሆነ የሰው ጉልበት የሰው እውቀት ምንም የሚጠይቅ ነገር የለም። ከሰው ቁጥጥር ውጪ ይሆናል

በምን ሰዓት ትተኛለህ? በስንት ሰዓት ትተኛለህ በሚል ጥያቄ ይስተካክልልኝ መጀመሪያ ሰሞኑን በጣም እየቆየሁት ነው። የምቆየው ግን ቁም ነገር የሆነ ስራ እየሰራሁ ብቻም ሳይሆን የቲክታክ ቪዲዮ ተንቀሳቃሽ ምስሎችን እያየሁ የዩቲዩብ ተንቀሳቃሽ ምስሎችን እያየሁ ነው ማለት ነው። ስለዚህ በጣም የተለያዩ ተንቀሳቃሽ ምስሎችን በኢንተርኔት ላይ በማየት ትንሽ ገፋ አድርጌ ነው የምተኛው

የቅጥር ሂደት እንዴት ነው? የቅጥር ሂደት ማለት አንድ ሰው ትምህርቱን ጨርሶ ወደ ስራ ዘርፍ በሚሰማራበት ጊዜ ከመንግስትም ሆነ መንግስታዊ ካልሆኑ ተቋማት ጋር። ህጋዊ የሆነ ውል ተፈራርሞ በተማረበት ዘርፍ ለድርጅቱ ወይም ለዛ ለተቀጠረለት ግለሰብ የሚያገለግልበት ነው። ማለት ነው

ሙዚየም መሄድ ትወዳለህ? አዎ እወዳለሁ። ሙዚየም ማለት እንደምናውቀው የተለያዩ ታሪካዊ ባህላዊ እና ሀገርን የሚገልጡ ባህልን የሚገልጡ የአንድን ሀገር ያለፈ ሁኔታ ታሪካዊ ሁኔታዎችን የሚገልጡ ነገሮች ተከማችተው የሚቀመጡበት እንዲሁም ዘመናዊ የሆኑ ነገሮችም ሊካተቱበት የሚችሉ ትልቅ የሆነ ቤት ነው ማለት ነው። ስለዚህ ወደዛ አካባቢ መሄድ ማንንም ያስደስታል ማንንም ደስ ያሰኘዋል ስለዚህ እኔም አዎ እወዳለሁ

ለስራ ትጓዛለህ ወይ? ለስራ አልጓዝም ለትምህርት ግን ተጉዤ ወጥቻለው። የሁለት ቀን መንገድ ምናምን ወደ አንድ ሺህ ምናምን ኪሎ ሜትር አቋርጬ ለትምህርት መጥቻለሁ። ያው ትምህርቴ ነው ስራዬ በዚህ ሰዓት ሌላ የራሴ የሆነ ገንዘብ ምሰራበት ትምህርት የለኝም ስራ የለኝም። ስለዚህ ተጉዣለሁ የተጓዝኩትም ለስራ ሳይሆን ለትምህርት ነው። ያው ወደፊት ምናልባት ለስራ የመጓዝ ሀሳብ አይኖር አይጠፋኝም። እና እንግዲህ ወደፊቱን ወደፊት እናየዋለን ላሁን ግን ለስራ አልጓዝም

የምትወደው ቀለም ምንድነው? የምወደው ቀለም አረንጓዴ ነው። አረንጓዴ የወደድኩበት ምክንያት ምንድነው? ልምላሜን መበርታትን ተስፋን ስለሚያሳየኝ ማለት ነው። እና አረንጓዴ ቀለም በጣም እወዳለሁ። አረንጓዴ ቀለም በጣም የወደድኩበትም ምክንያት ይህ ነው። ስለዚህ ከልምላሜ ወደፊት ተስፋዬን የምገልጥምበት ነው ብዬ ስለማስብ ማለት ነው። ስለዚህ ለዛ ነው ይህንን ቀለም ልወድም የቻልኩት ማለት ነው።

በስራ ላይ ችግሮችን ትፈታለህ አዎ እፈታለሁ ችግሮቹ እኔ ባለኝ አቅም እኔ ባለኝ ትዕግስት እኔ ባለኝ ገንዘብ እኔ ባለኝ ሁሉም ነገር ሚፈቱና ምችላቸው አይነት ችግሮች ከሆኑ ማልፈታበት ምንም አይነት ምክንያት አይኖረኝም። ረጋ ብዬ ችግሮቹን በማሰብ እና በማብሰልሰል ችግሮቹን ለመፍታት እሞክራለሁ። ነገር ግን በጣም ብዙ ገንዘብ ብዙ ሀብት ብዙ ጉልበት ሚጠይቁ ከሆነ ብቻዬን ስለማልችል ሌላ ተጨማሪ ጉልበት እጠይቃለሁ ማለት ነው።

በብዙ ህዝብ መካከል መሆን ይመቻሃል? ከሆነ ለማለት የተፈለገው እኔ በጣም እንደዚህ ህዝብ በዛ የሚልባቸው በጣም ሰው የሚበዛባቸው አካባቢዎች ላይ በጣም አላዘወትርም አይመቸኝም ማለት ነው። ስለዚህ ብዙ ጊዜ ዘዋራ ቦታ ውስጥ ላይ ሰው የማይበዛባቸው ቦታዎች ላይ ነው ብዙ ጊዜን የማሳልፈው ማለት ነው። እና ይሄ የሚሆንበት ምክንያት ግልጽ ነው በጣም ሰው በብዛት የሚሆንባቸው አካባቢዎች አይመቹኝም ማለት ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? ያው መጀመርያ በወር አንድ ጊዜ ወይ ደግሞ ጭራሽም ላልሄድ እችላለሁ። ገበያ የሚሄድበትን ምክንያት ደግሞ አስቤዛ ለመግዛት ምናምን ሳይሆን እንደ ልብስ ጫማ የተለያዩ ነገሮችን ለመግዛት ነው። እና ዩኒቨርሲቲ ስላለሁት እዚህ ነው የምመገበው። የተለያዩ ምግብ ነክ ነገሮችን ለመግዛት ገበያ ድረስ አልሄድም። እዚህም ትናንሽ ሱቆች ስላሉ እዛ የሄድኩት በጣም የተለያዩ ነገሮችን ስለማገኝ ገበያ የመሄድ ግዴታ አይኖርብኝም። ስለዚህ ገበያ አልሄድም

የትኛውን ባህላዊ ምግብ ትወዳለህ? ያው እንግዲህ በሀገራችን በኢትዮጵያ በጣም በርካታ የሆኑ ባህላዊ ምግቦች አሉ ከባህልም ባለፈ እንደ እንደየ ሃይማኖቱ አንዳንድ ጊዜ የተለያዩ ምግቦች ሊኖሩ ይችላሉ እና እኔ ከሚመቹኝ ምግቦች መካከል የወተት ውጤቶችን ለምሳሌ እንደ አይብ እንደ ቖጮ አይነት እንትኖች ምናምን ይመቹኛል። እነዛን ምግቦች በተደጋጋሚ ባገኛቸው ደስ ይለኛል ስለዚህ በጣም ከሚመቹኝና በጣም አዘውትሬ ባገኛቸው ብዬ ከማስባቸው ከምመኛቸው መገቦች መካከል አይብ የመጀመሪያው ነው ማለት ነው

በእጅ መሰመን ታውቃለህ ወይም ትችላለህ? ለሚለው ጥያቄ አልችልም በርግጥ ያው ስመና እንዲሁ ቀላል አይነት ስራ አይደለም በጣም ልዩ የሆነ ጥበብ ልዩ የሆነ ክህሎት ይፈልጋል። እና ሁሉም ሰው እንዲሁ ልብስ ወይም የሆነ ሹራብ እንደ መስፋት አይነት ቀላል ስራ አይደለም በጣም ትዕግስት ይፈልጋል በጣም ለመማር ዝግጁ መሆንን መነሳሳትን መነቃቃትን ይፈልጋል ማለት ነው። የምግባር ሰው መሆን ይፈልጋል እንደዚህ አይነት ትምህርቶችን የሴፌት ትምህርቶችን ለመማር

የምትወደው መክሰስ ምንድነው? መክሰስ ማለት መጀመሪያ ምን ማለት ነው። ከምሳ በኋላ ከእራት ደግሞ በፊት መሃል ላይ የምንመገበው አመሻሽ አካባቢ በአጠቃላይ ከአስር ሰዓት እስከ ማታ ሁለት ሰዓት ባለው የጊዜ ገደብ ውስጥ የምንመገባቸው ቀለል ያሉ ምግቦች ናቸው ማለት ነው። እኔ ግን በዚህ ሰዓት መክሰስ አልመገብም በመክሰስ ሰዓት እራት ነው የምመገበው ማለት ነው ስለዚህ እራቴን ከበላሁት ገብቼ እተኛለሁ። የተለየ የመክሰስ የሚባል ምግብ የለኝም

የምትወደው ሽታ ምንድነው? ለምሳሌ ሽቶ ሽቶ አሁን ለምሳሌ የአረብ ሽቶዎች በጣም በጣም በጣም ተቀምመው የሚሰሩ ከመሆናቸው የተነሳ በጣም ሳቢ ለማንም ሰው በሚባል ደረጃ በጣም ደስ የሚል ሽታ አፍንጫ የሚስብ ጥሩ የሆነ መዓዛ አላቸው ማለት ነው። ስለዚህ ሽቶ በጣም እወዳለሁ። ስለዚህ እንደዛ እንደዛ አይነት ሽታዎች ይመቹኛል ማለት ነው

የሚገርም ቅድም ተከተል ነው። ከዚህ በፊት በነበረው የድምጽ ቅንጅ ላይ ስለ ሽቶ ለማውራት ሞክሬያለሁ ስለ ሽቶ ላነሳ ሞክሬያለሁ። ሽቶ በጣም እንደምወድ ለመጥቀስ ሞክሬያለሁ። ነገር ግን በዚህ ሰዓት በሚያሳዝን ሁኔታ ሽቶ ተጠቀምኩ አይደለም። እና ሽቶ የመግዛትና የመጠቀም ሀሳብ አለኝ ወደፊት። ስለዚህ እስካሁን ድረስ ግን ሽቶ ተጠቃሚ አይደለሁትም አልጠቀምም ማለት ነው። ስለዚህ ወደፊት እጠቀማለሁ ለጊዜው ግን ሽቶ አልጠቀምም።

"ከስራ ሰዓት በኋላ ምን ትሰራለህ?" "ከስራ ሰዓት በኋላ ትሰራለህ?" ለማለት የተፈለገ እንደሆነ ሰራተኛ ድሎትም ጥያቄዎች በጣም እየተደጋገሙብኝ ነው ከሚባለው በላይ ሰራተኛ ድሎትም ሌላ የምሰራው ሰራ የለኝም ተማሪ ነኝ። ስለዚህ ከትምህርቴ ውጪ ጊዜዬን የሚወስድብኝ ነገር ስለለ የለም ማለት ነው። ምንም አይነት ሰራ አልሰራም።

የሽያጭ ግቦች አሉህ ተብሎ በሚጠየቅበት ጊዜ የሽያጭ ግቦች ማለት አንድ ሰው በህይወቱ ገንዘብን ለማግኘት ከሚሰራቸው ከሚያስባቸው የተለያዩ ነገሮች መካከል የሚጠቀስ ነው ሰለዚህ የሽያጭ ግቦች ሊኖሩኝ አይችሉም ማለት ነው። እና እስካሁን ድረስ ምንም አይነት ሌላ ያሰብኳቸው ሀሳቦች የሉኝም። ነገር ግን የሽያጭ ግቦች ወደፊት ምናልባት ይኑሩኝ አይኑሩኝ የማውቀው ነገር የለም ማለት ነው

በመስመር ላይ ገዢ ነህ ወይ? በመስመር ላይ አዎ እገዛለሁ ነገር ግን በጣም በጠበኳቸው ፍጥነት ብቻ ሳይሆን ጭራ እቃዎችም እየመጡልኝ ስላልሆነ የመስመር ላይ ግዢዎች አስተማማኝነታቸውን እኔጋ በጣም ወርዷል። ታማኝነታቸው ታማኝነታቸው በጣም ስለወረደ። በመስመር ላይ ግዢ ለማድረግ ደህና ተጨማሪ መረጃ ተጨማሪ እውቀት ወይም ታማኝ የሆነ በአግባቡ የሚያስተናግድ ካምፓኒ እየፈለኩ እገኛለሁ። ማለት ነው

ልብስ በእጅ ታጥባለህ ለሚለው ጥያቄ አዎ ልብሴን በእጄ ነው የማጥበው። ብዙ ጊዜ አላጥብም ነገር ግን በወር አንድ ጊዜ ወይ በሁለት ወር አንድ ጊዜም ሊሆን ይችላል። አውጥቼ አጥብና ያሉኝን ልብሶች በአግባቡ እለብሳቸዋለሁ ማለት ነው። ስለዚህ ልብሴን በማሽን ወይም በላውንድሪ የማላጠብበት ምክንያት ምንድነው? በልብስ ማጠቢያ ማሸን ወይም መሳሪያ ማላጥበበት ምክንያት ምንድነው ሲባል? አላገኝም በቅርብ አላገኝም ማግ ባገኝ እራሱ ብዙ ገንዘብ ከፍዬ ሊሆን ስለሚችል በእጄ ነው ማጥበው

ወደ ስራ እኑ ትሄዳለህ? ወደ ስራ አልሄድም። የማልሄድበትን ምክንያት ስለማልሰራ ነው ማለት ነው። እና የተለየ ስራ የለኝም። ለምን ሲባል ነግሬያለሁ ከዚህ በፊት በነበሩኝ የድምጽ ቅጂዎች መካከል ማለት ነው። እና ተማሪ ነኝ ዩኒቨርሲቲ ውስጥ ስላለው ከዩኒቨርሲቲ ወጥቼ ወደ ሌላ ስራ ወደ ሌላ አካባቢ እንጂ ጊዜዬን ሰጥቼ እንድሰራለት ጊዜ እንዳሳልፍማ የሚያደርገኝ ነገር ስለሌለ ሌላ ስራ አልሰራም ማለት ነው። ስለዚህ ሌላ ስራ አልሰራም።

በልጅነት ምትወደው ጫወታ ምን ነበር? ለሚለው ጥያቄ ያው እንግዲህ ማንኛውም ህፃን ጤናማ ህፃን ልጅ እያለ ብዙ ጨዋታ ይጫወታል እ እንፈነድቃለን ወደዚያም ወደዚህም ሲንል ስንል ስንራራጥ ነው ያደግነው ማለት ነው። እና እኔ ደሞ የኳስ ጨዋታ በጣም እወዳለሁ ከእድሜ እኩዮቼ ጋር መሯሯጥ ወደዚያ ወደዚህ ማለት ይመቸኛል። ስለዚህ ህፃን እያለሁ እኔ ኳስ በመጫወት ነው የልጅነት ጊዜዬን ያሳለፍኩት ማለት ነው። እና ኳስ እጫወት ነበር ህፃን እያለሁት

ዋና ሀላፊነትህ ምንድነው? ወይም ዋና ዋና ሀላፊነቶችህ ምንድን ናቸው? ለሚለው ጥያቄ በዚህን ሰዓት በጣም ከባድ የሆነ ልየት ያለ ሀላፊነት እንዳለኝ አላስብም። በማህበራዊ ህይወት ውስጥ ማለት ነው። ነገር ግን ወደ ባሃላፊነቶቼ በመንፈሳዊ ህይወት በማህበራዊ ህይወት ፐርሰናሊ በጣም ይከፋፈላሉ። በመንፈሳዊ ህይወት ከሆነ በጣም ትልቅ እና ትልቅ ትልቅ የሆነ ሸክም ሀላፊነት ያለብኝ ሰው ነኝ። በማህበራዊ ህይወት በጣም ትልቅ የሚባል ባይሆንም ማይጋነንም ግን የሆነ ሀላፊነት አለ

በተፈጥሮ ውስጥ መራመድ ትወዳለህ? በተፈጥሮ ውስጥ መራመድ? አዎ እወዳለሁ በተፈጥሮ ውስጥ የምራመድበት ምክንያት ምንድነው? ተፈጥሮ የሰውን ጭንቅላት የማደስ የሰውን ህይወት እንደገና የማስደሰት ወይም ካለበት ጭንቀት ካለበት የተለያየ ሁኔታ ውስጥ የመመለስ አቅም ስላለው

የድርጅቱን ባህል ትወደዋለህ? ለሚለው ጥያቄ ድርጅቱ ሲባል አንድ ለምሳሌ ድርጅት ስንል የሆነ ተቋም የሆነ ለየት ያለ ስራ የሚሰራበት ለምሳሌ የተለያየ ነገር እንደ ፋብሪካ። የተለያየ ስራዎች የሚሰሩበት የሚመረቱበት ለምሳሌ ማህበረሰብ አገልግሎት ሊሆንም ይችላልአል መንፈሳዊ ነገሮችም ሊሆኑ ይችላሉ የሚሰሩበት ድርጅት ማለት ነው። እና አሁን ያለሁበት ድርጅት። የትምህርት ተቋም ነው ድርጅት ይባል አይባል አላውቅም ስለዚህ አወደዋለሁ

በየትኛው እጅ ትጽፋለህ? የሚለው ጥያቄ ስነሳ እኔ በቀኝ እጄ ነው የምጽፈው። ይሄ ነገር ትንሽ የሆነ ጄኔቲክ ጉዳይ ሳይኖረው አይቀርም ብዬ እጠረጥራለሁ። ምክንያቱም አንዳንድ ሰዎች ከልጅነታቸው ጀምሮ። ሲጽፉ በግራ እጃቸውን ነው ሲጫወቱም በግራ እግራቸውን የሚሆነው ማለት ነው። እኔ ግን ትንሽ ውዝግብ አለ ጭንቅላቴ ላይ። እና እኔ ግን በግሌ የምፅፈውም የምጫወተውም በቀኝ እጄ ነው ማለት ነው።

በመስመር ላይ ሙዚቃ ትሰማለህ? ሙዚቃ ሲሆን ምናልባት ልሰማ እችላለው። ተንቀሳቃሽ ምስል ሲሆን ግን ትግስቱን አጣለው ከዚህ በፊት በነበረኝ የድምጽ ቅጂ ላይ ለመናገር ሞክርያለው። በመስመር ላይ ሙዚቃ ትሰማለህ ሲባል ወይም በመስመር ላይ መስማት በመስመር ላይ ተንቀሳቃሽ ምስሎች መመልከት ሲባል የሆነ የአለማችን ክፍል ላይ እየተከናወነ ያለ በተመሳሳይ ሰዓት ያለምንም ሰከንድ እና ደቂቃ ሽርፍራፊ ደግሞ በሌላው የአለማችን ክፍል ላይ የሚተላለፍ ነው ማለት ነው። በመስመር ላይ ያለ ሲባል ስለዚህ ሙዚቃ ከሆነ ችግር የለውም እሰማለሁ

የስራ ምግባር ታከብራለህ? የስራ ምግባር አዎ አከብራለሁ ምክንያቱም እያንዳንዱ ሰው የራሱ የሆነ የተለየ ስራ ምግባር ያስፈልገዋል ብዬ ስለማስብ ማለት ነው። እና የስራ ምግባር አስፈላጊ ነው እያንዳንዱ ሰው በስራ ምግባር ሊታነጽና አግባባዊ የሆነ የስራ ምግባር ሊኖሩ ይገባል ብዬም አስባለሁ። ስለዚህ እኔም አዎ በስራ ምግባር አከብራለሁ ወይም የስራ ስነ ምግባር አለኝ ብዬ አስባለሁ። በጣም የተደራጀ እና የተቀናጀ ነው ብዬ ባላስብም ግን። የስራ ምግባር አለኝ በበቂ ሁኔታ ስለዚህ አዎ

የቤት እንስሳ አለህ ወይ ለሚለው ጥያቄ? የቤት እንስሳ ማለት መጀመሪያ ምን ማለት ነው የሚለውን ላብራራ። የቤት እንስሳ ማለት። ለቤቱ ውስጥ ከሰው ጋር ተላምደው ጉዳት የማያደርሱ ሰውን የማያተናኮሉ አብረው ከሰው ጋር መኖር የሚችሉ የቤት እንስሳዎች ይባላሉ ማለት ነው። ስለዚህ እኔ በዩኒቨርሲቲ ውስጥ በትምህርት ላይ ስላለሁት ምንም አይነት የቤት እንስሳ የለኝም። እንደ ምሳሌ ለመጥቀስ ውሻ ድመት ከብቶች ፊየሎች አንዳንድ ሰዎች እንዲሁም እባቦችንም አላምደው የማኖር። ልምድ አላቸው ማለት ነው። ስለዚህ እኔ ግን የለኝም

ግጭቶችን ማስተካከል ትችላለህ? አዎ እችላለሁ ምክንያቱም ግጭቶቹ እኔ ባለኝ አቅም እኔ ባለኝ ትዕግስት እኔ ባለኝ ገንዘብ ብቻ እኔ ባለኝ ሁሉም ነገር የሚፈታ የሚስተካከል ከሆነ የማላስተካክልበት የማልፈታበት ምንም አይነት ምክንያት አይኖረኝም። ስለዚህ እንደ ግጭቱ ስፋት እንደ ግጭቱ ትልቅነትና ግዝፈት ይወሰናል ማለት ነው። የኔ መቻልና አለመቻል ስለዚህ ቀልል ያሉ ግጭቶችን አስተካክላቸዋለሁ የሚለው ለዚህ ጥያቄ መልስ መሆን ይችላል። ብዬ አምናለሁ

የምትወደው መጽሐፍ ምንድነው? በጣም ጥሩ ጥያቄ የምወደው መጽሐፍ መጽሐፍ ቅዱስ ነው። ነገር ግን በሚያሳዝን ሁኔታ መጽሐፍ ቅዱስን የማንበብ ዝንባሌ ከቀድሞ በጣም በጣም በሚባል ደረጃ ወርዷል። እና ቀድሞ ቀን በቀን የማነበው ልጅ አሁን በሳምንትም በወርም እያየሁት አይደለም። እና እግዚአብሔር በእውነት ጸጋውን ያብዛልኝና አነባለሁ ከዚህ በኋላ ብዬ አስባለሁ። ይህንን ብሬክ። መጽሐፍ ቅዱስ የማንበብ ዝንባሌ ትንሽ ከፍ እንዲል እፈልጋለሁ ካለፈው ጊዜ አንፃር ማለት ነው። ስለዚህ የምወደው መጽሐፍ መጽሐፍ

አይስክሪም ትወዳለህ? አይስክሪም እወዳለሁ። ነገር ግን በጣም በስለው ተዘጋጅተው በጣም በጣም ስኳር የበዛባችው ነገሮች የጎንዮሽ ጉዳታቸው ትንሽ የከፋ ሊሆን ስለሚችልና እና ጎንዮሽ ጉዳት ሊያደርሱ ስለሚችሉ። አላዘወትርም አልጠቀማቸውም እና እስካሁን ድረስ አይስክሪን መጠቀም አጋጣሚ በብዛት የለኝም። አንዳንድ ጊዜ በተለያዩ በልደትና በተለያዩ የሰርግ ነክ ፕሮግራሞችን ባገኘበት ጊዜ ግን አንድ ጊዜ ስለሚሆን የጎንዮሽ ጉዳቱም የዘን ያህል የቀነሰ ነው የሚሆነው ማለት ነው

ከጎረቤቶችህ ጋር ጥሩ ግንኙነት አለክ? አዎ አለኝ። እና በጣም ተግቢቢ ሰው ነኝ ብዬ አስባለሁ። ባህሪያዪ ከተለያዩ ሰዎች ጋር እንዳልኖር ያግደኛል ብየ አላስብም። እግባባለሁ። አብሬም የመኖር ክህሎት በጥቂቱ አለኝ። ስለዚህ በተቻለኝ መጠን ከጎረቤቶቸ ጋር ጥሩ የሆነ ሰላማዊ ግንኙነት ፈጥሬያለሁ ብየም አስባለሁ። ስለዚህ አዎ ጥሩ ግንኙነት አለኝ የሚለው ለዚህ ጥያቄ መልስ እንደሚሆን አልጠራጠርም። ማለት ነው። ስለዚህ አዎ አለኝ።

እስኪ እንደዚህ አይነት ጥያቄዎችን ስትጠየቁን ቢያንስ ሳንቲሙን ስጡንና እንደምንቆጥብና እንደማንቆጥብ ቢያንስ እኛም በዛው ራሳችንን እንፈትነው ምናምንም አይነት ሳንቲም በሌለበት ምናምን አይነት ሳንቲም አይቆጥብም ሲኖር ነው የሚቆጥቡ ብዬ ስለማስብ ማለት ነው። ይቅርታ ስለቀልዱ። እና ሳንቲም ትቆጥባለህ ለሚለው ጥያቄ? በተቻለኝ መጠን አዎ ሳንቲም ቆጣቢ ነኝ። ነገር ግን አሁን አሁን በጣም ሳንቲም እንዳወጣ እየተገፋፋሁት እየተገደድኩት ነው ያለሁት። ራሴን ለመገንባት ማለት ነው። ራሴን ለማሳደግ ስለዚህ ትንሽ ቁጠባዬ ነገር እየቀነሰ መጥቷል

የደንበኛ እርካታን ታሳውቃለህ? የደንበኛ እርካታ ሲባል አልገባኝም ምን ሊባል እንደተፈለገ። ሀሳቡ ግልጽ ስላልሆነ ይሄ ነው ማለት አልችልም። የደንበኛ እርካታን ታሳውቃለህ? እሚለውን ሀሳብ ላጠጋጋውና ላስረዳ ችግር የለውም። የደንበኛ እንዲረካ ታደርጋለህ ወይም ደንበኛ እንዲረካ ምን ያህል ዋጋ ትከፍላለህ? ለመባል የተፈለገ እንደሆነ ወይም ለማለት የተፈለገ እንደሆነ በተቻለኝ አቅም ደንበኞቼ እንዲረኩ ደንበኞቼ እንዲንደሰቱ ዋጋ እከፍላለው ማለት ነው። ስለዚህ ለደንበኞች ያለኝ መስዋዕትነት ከልክ ያለፈ ነው ማለት ነው

ምን አይነት ዳቦ ትወዳለህ? የፉርኖ ዱቄት ዳቦ ቀለል ያለ ቢሆን ይመቸኛል። አሁንም እዚህ በጣም ቀን በቀን በያንስ በቀን እስከ ሶስት እስከ ሁለት በጣም አነሰ ከተባለ አንድ ዳቦ በቀን እበላለሁ። እና በቃ ዳቦም የማልበላበት ቀን ፍጽሞ የለም በሳምንት ውስጥ ማለት ነው። ስለዚህ በቀን ሶስት ዳቦ በጣም ከበዛ ሶስት ዳቦ ካነሰ ሁለት በጣም ካነሰ ደሞ አንድ ዳቦ በቀን ቢያንስ እበላለሁ። ስለዚህ የፍርኖ ዱቄት ዳቦ ይመቸኛል ማለት ነው። እና ቀለል ያለም ስለሆነ ብዙም ሆድ ውስጥ የሚያጨናንቅ ስለሆነ